የምሳ እረፍት ምን ያህል ጊዜ ነው ለሚለው ጥያቄ? ያው የምሳ እረፍቴ ቢያንስ እ አንድ አርባ አምስት ደቂቃ የሚሆን እረፍት ይኖረኛል በዛ ሰዓት ምሳ መብላት እና ማረፍ እንዳለብኝ ይሰማኛል በዚህ ሰዓት አርፋለሁ ማለት ነው። እና ያው እንግዲህ ምሳ ተበልቶ እ ወደ ስራ ቶሎ አይገባም። ያ የበላሃው ተረጋግተው በደንብ አድርጎ ተፈጭቶ ያው ነው እንግዲህ በቃ። እና ቢያንስ ከአርባ አምስት ደቂቃ በኋላ ወደ ስራ ገብቶ መስራት እንዳለብኝ አስባለሁ ማለት ነው። እና በዛ ስገባ እ ያ ምግብ በደንብ አርጎ ከተላወሰና ከተፈጨ በኋላ ነው እንጂ አሁን ለምሳሌ ቀጥታ እንደበላሁኝ ወደ ስራ በል የሆነ ሆድ ላይ የሆነ ችግር ሊፈጥር ይችላል። ትርፍ አንጀት ሊኖረው ስለሚችል እረፍት ማግኘት አለብህ ከበላው በኋላ። እና ከበላው በኋላ በቃ ትንሽ እ አንድ አርባ ደቂቃ ከሆነ በኋላ ወደ ስራዬ ገብቼ እሰራለሁ ማለት ነው። እና በዛን ሰዓት እንግዲህ ብዙ ነገሮችን እሰራለሁ ማለት ነው። እና እ በዚህ መልኩ የምሳ ዕረፍቴ ቢያንስ አርባ አምስት ደቂቃ አርፋለሁ ማለት ነው።

በመስመር ላይ ቪዲዮ በጣም ትመለከታለህ? የሚለው ጥያቄ ያው መስመር ላይ ቪዲዮ መመልከት ጥሩ አይደለም። አንዳንዴ ልመለከት እችላለሁ። ግን ያው ጥሩ ስላልሆነ መስመር ላይ፣ ለመንገድ ላይ እየሄድክ እያለ ቪዲዮ ብትመለከት በስልክ ወይን በሆነ ነገር ያ አንተ ላይ አደጋ ሊያመጣ ስለሚችል መኪና ሊያርፍ ይችላል በዚህ ጊዜ አንተን ያው ቪዲዮ ላይ ሆነህ ስለሆነ፣ አንተ ቪዲዮ እያየህ ስለሆነ ያንን ነገር ልትከታተል ስለማይችል መኪናህን ልገጭህ ይችላል፣ በዛ አጋጣሚ ሞቱን ሊያመጣ ይችላል። ወይም እሱ ላይ ጉዳት ሊያደርስ ስለሚችል፣ ትጎዳ ትችላለህ እና ይሄም ብዙ ጊዜ ያው ይሄ የተለመደኝ አይደለም። መስመር ላይ ቪዲዮ ማየት ጥሩ አይደለም። ማለት ነው እና ቪዲዮዎችን እንዲያው አልመክርም፣ እኔም አላይም። እዛ አጋጣሚ ማለት ነው፣ እና እነዚህ ቪዲዮዎች በሚመለከት በሰአት እሱ ለአደጋ የሚደርስ ወይም እሱ ላይ ጉዳት ላይ የሚደርስ ወይ ሞትም እስከማድረስ ድረስ ማለት ነው። እና ያ ስላለ ቪዲዎች አላይም ማለት ነው ምንገር ላይ። ማለት ነው። ግን ያው ቪዲዮዎችን በማይበት ሰዓት እኔ ለይ ላይ ጉዳት ስለሚያደርስ ማለት ነው። ያ ነገር ጉዳት ስለሚያደርስ እኔ ያ ላይ ማለት ነው። እና ያንን በማይበት ሰዓት ይሆን እኔ ላይ ትልቅ ጉዳት ሊያደርስ ስለሚችል ያንን እዛ ቦታ ላይ አላይም ማለት ነው። እና ቪዲዎች እንዲያዩ ሌሎችም አልመክርም።

በሰአት የምትደርስ ሰው ነህ ለሚለው ጥያቄ አዎ የምደርስ ሰው ነኝ ያው በሰአት እንግዲህ ስራ የምሰራበት ሰዓት ሁለት ሰዓት ከሆነ የምገባው መግቢያ ሰዓት ይሄ አንድ ሰዓት ከሃምሳ ቀደም ብዬ ማለት ነው እና በደንብ አድርጌ ሰአቴን በአግባቡ የስራ ሰዓት መድቤ በአግባቡ ስራዬን እንድል እሰራለሁኝ ከስራ ከወጣ በኋላ አምጥቼ ለሚቀጥለው ቀንም ያው ቀደም ብዬ አስር ደቂቃ ቀድሜ እገኛለሁ ማለት ነው። ስራው ቦታ ላይ ብዙ ጊዜ ያው የስራው ቦታ እንዲቀድም ብለህ መገኘትህ ላንተም እዛ ስራ ቦታህ ላይ ትኩረት ሰተህ እንድትሰራ ያደርግሃል። አርፍደህ የምትመጣ ከሆነ አረፈድኩኝ ምናምን ብለህ ራስህ ላይ ጥያቄ ስለሚኖር በአግባቡ ስራውንም እንዳትሰራ ያደርግሃል እና በአግባቡ ስራዎችን እንዳትጨርስ ያረግሃል። እና በቀደም ብለህ ስራ መገኘት ስላለብኝ ቀደም ብዬ እገኛለሁ ማለት ነው። በዚህ ሰዓት ስራዎች በአግባቡ እንድሰራ ያደርገኛል ማለት ነው። እና ቀደም ብሎ ስራ መገኘት ብዙ ጥቅም አለው በአግባቡ ስራዎች እንድጨስ ያደርግሃል። ለምሳሌ እስከ ስድስት ሰዓት ይሄንን ስራ መላ ጨርሳለሁ ብትባል ስራ አርፍደህ ብገባ ያን ስራ ላጨርሰው ትችላለህ ማለት ነው። እና ስራዎች ባግባቡ ለመጨረስ ሲባል ቀደመ ከአስር ደቂቃ በፊት እገባለሁኝ ቀድሜ ማለት ነው ከዛ በኋላ ስራውን በአግባቡ እጨርሳለሁ ማለት ነው። እኔም ሳልደክም በቃ ሳልቸኩል በአግባቡ እሰራለሁኝ ግን አርፍጄ በገባ በችኮላ እሰራለሁ በችኮላ በምሰራበት ሰዓት መበላሸት የሚኖረው እና በአግባቡ ስራዎችን እንዳይሰሩ ያደርጋሉ እና ያ ስላለ በአግባቡ ስራዎችን እንዲሰራ ያረገኛል ማለት ነው። በዚ መልኩ ስራዎችን እሰራለው ማለት ነው